ስለ ልብስ ካነሳን እኔ በጣም መልበስ የምወደው ቀሚስ ነው። ሱሪ ለባሽ አይደለሁም እና ቀሚሶችን አጫጭርም ረጃጅምም ረዘም ያሉ ቀሚሶችን ሙሉ ቀሚሶችንም ጉርድ ቀሚሶችንም ከሸሚዝ እና ከቲሸርቶች ጋር መልበስ እወዳለሁ። እና ብዙ ጊዜ ወደ ስራ ሲሄድ የምለብሰው ጉርድ ቀሚስና ሸሚዝ እና አንዳንዴ ደግሞ ከቲሸርቶች ጋር ጉርድ ቀሚሶችን ከቲሸርቶች ጋር እለብሳለሁ።

አዲስ አመትን እንዴት ነው የምናከብረው በዋነኝነት ያው አዲስ አመት ከመድረሱ ከተወሰኑ ቀናቶች በፊት ለሚቀጥለው አመት የሚኖሩኝን እቅዶች በትክክል አዘጋጃለሁ ከዛ በኋላ ግን ልክ የበአሉ እለት ለቤተሰብንም ሌላውንም ዘና ማድረግ በሚችል መልኩ የሀገራችን ባህል በሚፈቅደው ብዙ ነገሮችን እናዘጋጃለን። ከምግብ ከሚጠጡ ነገሮች ጋር ተያይዞ የሚሰሩ ስራዎችን ሰርተን፣ አዘጋጅተን በዓሉን በጥሩ ሁኔታ እናሳልፋለን። ምግብ በዋነኝነት የዶሮ ወጥ እንሰራለን የሚጠጣ ነገር ደግሞ በዋነኝነት የምናዘጋጀው ጠላ ይባላል።

በዝህ ሰዓት ምጠቀመው በዋነኝነት በእርን ነው። ለአንዳንድ ነገሮች ሚጠፉ ነገሮች ሲኖሩ እነሱን እርሳስ ተጠቅሜ እጽፋለሁ እንጂ በቋሚነት እምጠቀመው ግን ብእርን ነው እንጂ እርሳስ ተጠቃሚ አደለሁም። ምክንያቱም እርሳስ በብዛት ለመቀየርም ለመሰረዝ ለመደለዝ ቅርብ ስለሚሆን። ምቾት አይሰጥም። ግን ልጆች ሆነን ግን በብዛት ምንጽፈው በእርሳስ ነበር። አሁን ላይ ምጠቀመው ብእር ነው

ምወደው ሬስቶራንት ኢትዮጵያ ውስጥ አዲስ አበባ ከሚገኙ ሬስቶራንቶች ውስጥ ሁለት ሺህ ሀበሻ የሚባል የባህል ሬስቶራንት አለ ሙሉ በሙሉ የሚያቀርቡት ምግብ ባህላዊ ነው በዋነኝነት የኢትዮጵያ ባህል ከሆኑት ውስጥ እና ክትፎ፣ አይብ፣ ጎመን፣ ጎመን በስጋ እንደዚህ እንደዚህ አይነት ምግቦችን ያቀርባሉ እና በጣም የምወደው ሬስቶራንት ኢትዮጵያ ውስጥ ሁለት ሺህ ሀበሻ ይባላል።

ስሜቴን በሚገባ ፊት ለፊት አሳያለሁ በጣም ብዙ ጊዜ የመውደድም የመጥላትም ስሜቴ ፊት ለፊት ነው የሚታየው። እና መደበቅ አልችልም። ሲከፋኝም ስደሰትም ፊት ለፊት ስሜቴ ለሰዎች በቀላሉ የሚታይ አይነት ሰው ነኝ። እና ስሜቴን በፊቴ ላይ በደንብ ነው ሁሌም የማሳየውና ማወ ለማወቅ ያን ያህል ከባድ አይደለም

የኔ የቅርብስ ጓደኛዬ የስራ ቦታ ጓደኛዬ ናት በስራ ምክንያት ነው የተገናኘነው። አሁን ወደ አስር አመት አካባቢ አንድ ላይ ቆይተናል። በጣም የቅርቤ ሰው ናት ስለ እኔ ብዙ ነገሮችን ታውቃለህ ስለሷም ብዙ ነገሮችን አውቃለሁ። ታግዘኛለህ ስቸገርም ደስተኛ ስሆንም ሁሌም ከጎኔ ናት። እና የቅርብ ጓደኛዬን ያገኘኋት በስራ ምክንያት ነው

በመንገድ ላይ ምግብ መግዛት አልወድም። ያን ያህል ምግቦቹም አሰራራቸው ጤናማ ነው ብዬ ስለማላምን መንገድ ላይ በተለይ በዋነኝነት የተጠባበሱ ምግቦችን ገዝቶ መብላት ሌሎችንም ምግቦች በጣም አስገዳጅ ሁኔታ ውስጥ ካልገባሁ በስተቀር መንገድ ላይ ምግብ ገዝቶ መብላት አልወድም። ገዝቼም ይዤ ወደ ቤት መግባት አልፈልግም ከውጭ የተገዛ ምግብ

ድልድይ በአካባቢያችን በሚገባ አለ በጣም ብዙ ድልድዮች አሉ። ከነዛ ውስጥ አሁን እኛ አካባቢ ያሉት አንዱ በመኪና መተላለፊያ ከላይ ለሰዎች መተላለፊያ ተብሎ የተሰራ ድልድይ አለ። ሁለተኛው ወንዝ አለ ለወንዝ መተላለፊያ ተብሎ የተሰራ ድልድይ አለ። እና እነሱ ድልድዮች ምንም ሳንቸገር እዛ ቦታ ላይ መጠቀም መንቀሳቀስ እንድንችል ያግዙናል። እና ድልድዮች አሉ በአካባቢያችን ሁለት ድልድይ አለ

ስነጥበብ በጣም ነው የምወደው የምወድበት ምክንያት ምንድነው? የሆነ መደበኛ ስራዎቼን ከሰራሁ በኋላ የስነጥበብ ስራዎችን ስመለከት ሳዳምጣቸው ለመንፈሴ የሚፈጥሩልኝ እርካታ የሚፈጥሩልኝ ደስታ የሚፈጥሩልኝ ሰላም። በጣም የተለየ ነው እና የስነ ጥበብን ስራዎችን። መመልከት ስዕሎችን ማየት በጣም ነው የምወደው የሚያዝናናኝ ነገር ነው።

ከሚጠጡ ከትኩስ ነገሮች መካከል በጣም የምመርጠው ነገር ሻይ ነው። ከሻይ ዘሮች ውስጥ የዝንጅብል ሻይ እወዳለሁ። ቡና በሁለተኛ ደረጃ የምመርጠው የትኩስ መጠጥ ነው እንጂ አንደኛ አይደለም። ለኔ ለኔ ሁሌም አንደኛ ሻይ ነው። በዋነኝነት የዝንጅብል ሻይን ከሁሉም የሻይ አይነቶች በፍቅር በጣም ነው የምወደው ሻይ የዝንጅብል ሻይ ነው

በመስኮት ጎን መቀመጥ በጣም ነው የምወደው የምወድበት ዋናው ምክንያት ምንድነው? መስኮት አካባቢ ስንቀመጥ አየር በደንብ ስለሚንቀሳቀስ የተለያዩ አላስፈላጊ የሆኑ ብናኞችን በደንብ እንዲወጣ ያደርግልናል። አሁን የነዚህ መጓጓዣ የህዝብ መጓጓዣዎችን ስንጠቀም መተፋፈኑ ይኖራል እና መስኮት አካባቢ ስንሆን ግን ጥሩ ከውጭ የሚገባ ሰላማዊ አየር ስለምናገኝ ጤናማ ነው ብዬ አምናለሁ። እና በመስኮት ጎን መቀመጥ በጣም ነው የምወደው

አዎ አደርጋለሁ ማደርግበት ምክንያት ምንድነው ከተማሪዎቼ ጋርም፣ ከአስተማሪዎቼ ጋርም ከጓደኞቼ ጋርም፣ ከቅርብ ቤተሰቦቼ ጋርም፣ በደንብ ሀሳባችንን ፊት ለፊት እየተነጋገርን እየተገናኘን ሀሳባችንን መቀያየር እንድንችል ቪዲዮ የቪዲዮ ጥሪዎች ያግዙናል እና የቪዲዮ ጥሪ በተደጋጋሚ አደርጋለሁ ምናልባት በቀን ውስጥ ከሁለት እስከ ሶስት ጊዜ አንዳንዴም አምስት ስድስት የቪዲዮ ጥሪዎችን ላደርግ እችላለሁ።

በፍጥነት መተየብ በደንብ እችላለሁ። በፍጥነት መተየብን ተማሪ በነበርኩበት የሁለተኛ ደረጃ ትምህርት ተማሪ በነበርኩበት ሰዓት። በዋነኝነት ጠንክሬ የምሰራው የነበረ በፍጥነት መተየብን ለመልመድ ነው። እና ኮምፒውተር ላይ ረጅም ሰዓት አጠፋለሁ። ከዛም በኋላም ዩኒቨርሲቲን ከገባሁበት በኋላ። ይሄንን ለመድመድ ፍጥነቱን ለመልመድ ያው ብዙ ደጋግሞ ደጋግሞ ደጋግሞ መንሞከር ስለሆነ። እና በፍጥነት መተየብ በደንብ እችላለሁ አሁን ላይ

መዋቢያዎችን አዎ በሚገባ እጠቀማለሁ እነዚህ የፊትን ጤንነት የሚጠብቁ የፊትን ቆዳ ጤንነት የሚጠብቁ ምርቶችን እጠቀማለሁ። የፀጉርን ጤና የሚጠብቁ ምርቶችን እጠቀማለሁ። ራሴን ፊቴን ቆዳዬን ከከፍተኛ የሆነ የፀሀይ ብርሃን መከላ ለመከላከል እንድችል እነዚህን ምርቶች እጠቀማለሁ። መዋቢያም ትንሽም ደግሞ ጎላ ብሎ ለመታየት ስለሚያግዝ መዋቢያ እጠቀማለሁ

የቤቴ ጣሪያ የተሰራው ከቆርቆሮ ነው። ከቆርቆሮ ነው። እኛ ሀገር ባለው ባህላችን የተለመደው ግድግዳው እንጨት ይሆናል ከዛ በአፈር በአፈር ተደርጎ ጭቃ የተሰራና እሱ ይለጠፋል። ከዛ ጣሪያችን ግን የሚሆነው ከቆርቆሮ የተሰራ ነው። እና ጣሪያው ቆርቆሮ ነው የኔ ቤት የምኖርበትን ቤትም ጣሪያው ቆርቆሮ ነው።

የተበላሸ ነገር ማስተካከል ላይ በጣም ጎበዝ ነኝ ማለት አልችልም። በብዛት አንዳንድ ነገሮች በሚበላሹበት ሰዓት ቀለል ያሉት ነገሮች ለምሳሌ እነዚህ ምድጃዎች ሲበላሹ ሲቆረጡ እና የኤሌክትሪክ መጠቀሚያዎቻችን ሲበላሹብን ቀለል ያለ ነገር ከሆነ እሱን አስተካክላለሁ። እንጂ በጣም ጎበዝ አይደለሁም

ፎቶዎች የማስቀምጠው በስልኬ ጋለሪ ውስጥ ነው ሌላ የተለየ ማስቀመጫ ቦታ የለኝም። ሁሌ የምጠቀመው የስልኬንና የኮምፒውተሬን የፎቶ ጋለሪ ቦታ ነው። ሌላ የተለየ ቦታ ላይ አዘጋጅቼ ምናምን አላስቀምጥም። እና ማስቀመጫ ቦታዬ ስልኬና የፐርሰናል ኮምፒውተሬ ነው። ሌላ የተለየ ማስቀመጫ ቦታ የለኝም እስካሁን ድረስ

የትውልድ ቦታዬ ኢትዮጵያ ውስጥ ጎጃም የሚባል አካባቢ አለ ጎጃም ውስጥ ዳንግላ የምትባል ከተማ አለች የተወለድኩት ጎጃም ዳንግላ ነው። ኢትዮጵያ ውስጥ ነው አማራ ክልል በክልል ደረጃም ስናየው አማራ ክልል ይባላል። አማራ ክልል ውስጥ የምትገኝ ትንሽዬ ከተማ ናት የወረዳ ከተማ ናት። ጎጃም ማለት እና የተወለድኩት ጎጃም ነው ዳንግላ

ስታመም ስራዬ ያለበት ሁኔታ እንደ ሁኔታ ይወሰናል እንደ ህመሜ መጠን አንዳንዴ በጣም ከሆነ ያመመኝ ስራ ቦታ ከስራ ቦታ ወደ ቤቴ እመለስ እና ቤቴ እረፍት አደርጋለሁ። ቀለል ያለ ህመም ከሆነ ደግሞ እዛው ስራ ቦታ ላይ ሆኜ አንዳንድ ነገሮችን ትኩስ ነገሮችን ሻይ እጠጣለሁ እንደዛ እንደዛ አድርጌ ትንሽ ቀለል ብዬ ስራዬን ለመቀጠል እሞክራለሁ። በጣም ካመመኝ ግን ወደ ቤት ሄጄ ነው ማርፈው

ጠዋት ጠዋት ላይ በዋነኝነት የምሰራው ስራ ምንድነው እንደተነሳው ጸሎት አደርጋለሁ ጸሎት ካደረኩ በኋላ። ልጆቼ ወደ ትምህርት ቤት መሸኘት ስላለብኝ ልጆቼ ወደ ትምህርት ቤት እሸኛለሁ የሚያስፈልጋቸውን ነገር ምግባቸውን አዘጋጅቼ ማለት ነው። ከዛ በኋላ ግን ልብሴን እለባብስና እኔም ወደ ስራ መግባት ስላለብኝ ሁለት ሰዓት ላይ። ተዘጋጅቼ ወደ ስራ እገባለሁ የጠዋት ስራዎቼ እነዚህ ናቸው። ጸሎት አደርጋለሁ ምግብ እሰራለሁ ልጆቼን ከሸኘው በኋላ ስራ እገባለሁ

በአንድ ጊዜ ብዙ ስራዎችን አላስተናግድም። አንድ ነገር ጨርሼ በደንብ ውጤታማ ሆኜ ወደ ሌላ ነገር መግባት ነው። ልምዴና የሆነ ነገር እስከምጨርስ ድረስ እዛ ነገር ላይ ነው ትኩረት ማድረግ የምፈልገው። እና በተመሳሳይ ሰዓት ሶስት አራት ነገር ላይ ማተኮር ልምዱም የለኝም ፍላጎትም የለኝም። ያን ያህል ውጤታማ የሚያደርገኝ ብዬ ስለማላምን በአንድ ጊዜ ማተኩረው አንድ ነገር

ሁሌም በቅደም ተከተል አስቀምጣለሁ መጀመሪያ የምሰራው ስራ ሁለተኛ ምን ይመስላል የሚለውን ነገር። ጠዋት ተነስቼ ጸሎት ካደረኩ በኋላ ወደ ልጆቼ ከልጆቼ ወደ ስራዬ ከስራ በኋላ ደግሞ ስራ ቦታም ከመጣሁ በኋላ ቅድሚያ የትኛውን ስራ መስራት አለብኝ። ወደ ክላስ መግባት አለብኝ ወይስ የጥናታዊ ጽሁፎችን ለማተኮር አለብኝ የሚሉትን ነገሮች። የዛሬን ትናንት ማታ አዘጋጀቼ በቅደም ተከተል ነው የማስቀምጠው። እና ስራዎቼን ሁሌም በቅደም ተከተል አስቀምጣለሁ

የመጠጥ ውሃ የምንጠቀመው ከባንቧን ነው። በየቤታችን ካሉ በባንቧ ውስጥ ከእሱ ነው የምንጠቀመው አፍልተን ነው፣ የምንጠቀመው ያው፣ ለጤና የተሻለ ምቾት እንዲኖረው በማሰብ ሁሌም ከቧንቧ ውሃ ከቀዳን በኋላ እሱን አፍልተን እንጠጣለን እና እሱ ነው ዋናው አቅርቦታችን የባንቧ ውሃ ነው የቤት ውስጥ

በባህላችን ሰርግ የሚከናወነው እንዴት ነው? ትንሽ ረዘም ያለ ሂደት ነው ያለው መጀመሪያ ሽምግልና ፕሮግራም የሚባል አለ ሽምግልና ላይ የሙሽሪት የሙሽራው ቤተሰቦች የሙሽሪትን ቤተሰቦች ፍቃድ የሚጠይቁበት ነው። ሰዎች ይላካሉ ፍቃድ ይጠየቃል እሺ ከተባሉ ፍቃድ ካገኙ በኋላ ወደ ሰርጉ ፕሮግራም ወደ ሰርጉ ዝግጅት ይገባል። የሰርጉ ዝግጅት ላይ ያው ቤተሰብ ወዳጅ ዘመድ ጓደኛ የተባለ በሙሉ ጥሪ ይደረግለታል ይመጣል ከመጣ በኋላ ምግብ መዐድ ይቀርባል። የሚጠጣ ነገር ይቀርባል ጠላ ጠጅ የሚባሉ ነገሮች መጠጦች አሉ። ሙሽራው ሙሽሪት ጓደኞቻቸው ወደ መዝናኛ ቦታ ይሄዱና በሶስተኛው ቀን የመልስ ፕሮግራም የሚባል አለ። እሱ ለመልስ ደግሞ እንደገና የሙሽሪት ቤተሰቦች ቤት መጥተው አሳልፈው ተዝናንተው አድረው እንዲሄዱ ይደረጋል።

የስራ አሰራሮችን በሚገባ እካተላለሁ ምክንያቱም አሰራሮችን ስናውቅ ጊዜያችንን እንቆጥባለን ጉልበታችንን እንቆጠባለን የሆነም ያህል ሄደን ተሳስተን ምናምን ከምንመለስ አሰሀራሮችን ቀድመን አይተን አውቀን ብንሰራ ጊዜያችንን ይቆጠባል ስራችንም ውጤታማና ያማረ ይሆናል። እና ሁሌም የሆነ ነገር መስራት ስፈልግ አሰራሮቹን ነው መከተላቸው

በእግሬ በብዛት እስከ አንድ ኪሎ ሜትር ድረስ መሄድ እችላለሁ። ተጓዥ ነኝ እንደዚህ የጥናታዊ ጽሁፎችንም ስንጽፍ መረጃዎችን ለመሰብሰብ ብዙ ቦታዎችን እንሄዳለን ብዙ ርቀት እንጓዛለን እና ቢበዛ ግን እስከ አንድ ኪሎ ሜትር ድረስ ርቀት መጓዝ እችላለሁ። በቀን ውስጥ ግን ያም እንኳን ባይሆን የተወሰኑ የተወሰኑ ሜትሮችን ያህል በመጓዛለው ግን ቢበዛ ቢበዛ አንድ ኪሎ ሜትር መጓዝ እችላለሁ።

መታጠቢያ ቤት ውስጥ የመዘመር ልምዱ የለኝም ቢኖረኝ ደስ ይለኛል። ዘና ያደርጋል መታጠቢያ ቤት ውስጥ ስንሆን በነጻነት ዘና ያደርጋል ብዬ አስባለሁ። ግን እንደ ልምድ መታጠቢያ ቤት ውስጥ መዝሙርም ሙዚቃም አዳምጬ አላውቅም። የመዘመርም ልምዱ የለኝም ምንልባት እስኪ ወደፊት ለማዳበር እሞክራለሁ። እንጂ አሁን ላይ በመታጠቢያ ቤት ውስጥ አልዘመርም።

ልብስ በምተኛበት ሰዓት የምትጠቀመው አንድ ብርድ ልብስ ብቻ ነው ከዛ በላይ ከሆነ ሙቀቱም አስቸጋሪ ስለሚሆን እኛ ጋር የምጠቀመው አንድ ብርድ ልብስ ነው። ምናልባት አንዳንዴ በክረምት ወቅት ትንሽ ቅዝቃዜው ከበድ እያለ በሚመጣበት ሰዓት ኮንፈርቶችን እንደ እደርባለሁ ከዛ ውጪ ግን በዋነኝነት የምጠቀመው አንድ ብርድ ልብስ ብቻ ነው። ከአንድ ብርድ ልብስ በላይ አልጠቀምም

ሁሌም በየሳምንቱ እቆርጣለሁ እሁድ እሁድ ከምሰራቸው ስራዎች መካከል አንዱ ጥፍር መቁረጥ ነው የጥፍሬን ንጽህና የእጄንም የእግሬንም ጥፍር ንጽህና መጠበቅ ነው። እና ሁሌም በየሳምንቱ እሁድ እሁድ ጥፍሬን በአጭሩ እቆርጣለሁ ያ ካልሆነ በውስጡም ቆሻሻ ስለሚይዝ ምግብ በምንበላበት ሰዓት አንድ ላይ የነዛ ቆሻሻዎች እየገቡ ብክለት ይፈጥራሉ። እና ሁሌም ጥፍሬን በየሳምንቱ እቆርጣለሁ

መቀበል በጣም ነው የምወደው በሁሌም ከምወዳቸው ነገሮች መካከል ነው ያው አንዳንድ ሰዎች የሚሰጡት አስተያየት ደስ የሚሉ አስተያየቶች አሉ ራሳችንን ማስተካከል የምንችልበት ችግራችን ተነግሮን እዛ ችግራችን ላይ ሰርተን እኛ ራሳችንን የተሻለ ሰው ማድረግ የምንችልበትን ሁኔታ ስለሆነ የሚያሳዩን አስተያየት መቀበል ሁሌም ለእድገታችን ለወደፊት የተሻለ ነገር ለመስራት አስፈላጊ ነገር ነውና አስተያየት መቀበልን በጣም ነው የምወደው።

ገበያ የሚሄደው በሳምንት አንድ ቀን ነው እሱም ቅዳሜ ቅዳሜ ቀን ነው ገበያ የሚሄደው። ያኔ ስሄድ የሚያስፈልጉኝን አትክልቶችም ፍራፍሬዎችም ለሳምንት የሚሆኑኝን ገዛዝቼ እመጣለሁ። ግን አንዳንዴ ደግሞ መሃል ላይ በሚያልቅበት ሰዓት ሮብ ወይም ሀሙስ ወጣ ብዬ ገዝቼ እመጣለሁ። አንዳንድ ነገሮችን አትክልቶችንም ወይም ፍራፍሬዎችን እንጂ በዋነኝነት በተለመደው ግን በሳምንት አንዴ ነው። ገበያ ሄጄ የሚያስፈልጉኝን ነገሮች የምገዛው

ወደ መናፍሻው አዎ እሄዳለሁ ግን የምሄድበት ጊዜ ይሄን ያህል በዚህን ያህል ጊዜ ነው ብዬ መወሰን አልችልም። እንደ ሁኔታዎች ልጆች በሚመቻቸው ሰዓት ወይም እኔ እረፍት በሚኖረኝ ሰዓት። በወር አንዴ ወይም ደግሞ በሁለት ወር አንዴ ልናደርገው እንችላለን። ግን ይሄ ነው ብዬ ቀኑን ግን መወሰን አልችልም

ቤቴን ሁሌም በየቀኑ አጸዳለሁ ቢያንስ በቀን አንድ ጊዜ ጠዋት ላይ አጸዳለሁ ቤቴን አጽድቼ አልጋዬን አንጥፌ ነው የምወጣው ቤት ውስጥ በምንሆንበት ሰዓት ቅዳሜና እሁድ እረፍት ላይ ስንሆን ደግሞ ልጆችም ስለሚኖሩ ቶሎ ቶሎ ስለሚቆሽሽ በቀን ውስጥ ምናልባት ሁለት ሶስት ጊዜ ልናጸዳው እንችላለን በትንሹ ግን በቀን ውስጥ አንዴ እናጸዳለን።

የምመኘውም የምወደውም የስራ አይነት ማስተማር ነው ያለሁበትም ስራ እሱ ነው። እና ለሌሎች የሆነ ያወኩትን ነገር ማስተማር ማሳወቅ ማስረዳት እጅግ በጣም ደስ ይለኛል። እና የምመኘው የስራ አይነት ማስተማርና ጥናታዊ ጽሁፎችን መጻፍ እነዚህ ሁለቱ እጅግ በጣም የምወዳቸው የምመኛቸው የስራ አይነቶች ናቸው

ልዩ ችሎታዬ እኔ ብዬ የማምናው የጊዜ አጠቃቀሜን ነው። ሁሌም ነገ የምሰራቸውን ስራዎች ዛሬ አቅዳለሁ። እና ትላንት ስላቀድኩት የዛሬን ቀኔን የዛሬ ቀን በጥሩ ሁኔታ ነው የሚያልፈው። እና እኔ የራሴ ልዩ ችሎታ ብዬ የማምነው የጊዜ አጠቃቀም ችሎታዬን ነው። ከሌሎቹ በተሸለ

ዛሬ የመጀመሪያ ምግቤ እንጀራ ነበር የጾም ቀን ነው እና እንጀራ በሽሮ ወጥ ነው። ሽሮ ወጥ ማለት የአተር ዱቄት ነው። አተር ተፈጭቶ አተር ተዘጋጅቶ በሱ ነው የሚሰራው። እና እሱ ወጥ ተሰርቶ ውሃ ሽንኩርት ነጭንኩርት ቀይ ሽንኩርት ዘይት ተጨምሮበት የሚሰራ የኢትዮጵያን ምግብ ነው። እና የመጀመሪያ ምግቤም እንጀራ በሽሮ ወጥ ነበር

ሳንቲም እቆጥባለሁ ከባንክ የሚሰጡን የሳንቲም ማስቀመጫ። ሳጥኖች አሉ እነሱ ውስጥ ሁሌም በተለያየ ምክንያት የሚሰጡኝን መልሶች ሱቅ ላይም የሚሰጠኝን እንዲሁም ታክሲ ትራንስፖርት ላይ የሚሰጡኝን ገንዘቦች በሙሉ ሳንቲሞች እሰበስባለሁ እና ከብዙ ጊዜ በኋላ አውጥቼ ስቆጥራቸው ብዙ ገንዘብ ሆኖ ነው የማገኛቸው። እና ሳንቲሞችን ማጠራቀም በጣም ነው

በፍጹም ጨው ብዙ መጠቀም አልወድም። ምግባችን ላይ ጨው እጨምራለሁ ግን ብጨምረን በጣም በትንሽ መጠን ነው የምጨምረው ለጤናም ከተለያየ ከግፊት ከትኳር ከሌሎች ነገሮች አንፃር ጠቃሚ ነው ብዬ ስለማላምን ጨውን መጠቀም አልወድም በትንሹ አደርጋለሁ ግን አይበዛም ብዙ አልወድም ብዙም አልጠቀምም ጨው።

ጽሁፍ ስጽፍ የምጽፈው በቀኝ እጄ ነው። እኔ ከመጀመሪያውም ጀምሮ ልምዴ የቀኝ እጄን መጠቀም ነው። ጽሁፍም ስጽፍ ምግብም ስመገብ ማንኛውንም ስራ የምሰራው በቀኝ እጄ ነው። እና መጠቀሚያ እጄ መመገቢያም እጄ የቀኝ እጄ ነው። በግራ እጄ መጠቀም። ልምዱም የለኝም መጻፍም አልችልም መመገብም አልችልም ምንም ነገር መስራት ላይ በግራ እጅ ጎበዝ አይደለሁም። እና የምጠቀመው እጄ የቀኝ እጄ ነው

ስራ ቦታችን ደህንነት ምንም የሚያሳስብ ነገር የለም ደህንነቱ በጣም የተጠበቀ ቦታ ነው። እንዳልኩት የከፍተኛ ትምህርት ተቋም ነው። ስለዚህ እዛ ላይ ጥሩ ጥበቃዎች አሉ። ግቢውም ሰላማዊ ነው። እንቅስቃሴውም ያለ መምህራን ተማሪዎች የአስተዳደር ሰራተኞች ናቸው ሌላ የተለየ ነገር የለውም። እና የስራ ቦታችን ደህንነቱ በጣም ይጠበቅ ነው ምንም አደጋ ላይ የሚጥለን ነገር የለም

በሚገባ በሊት ቋንቋ አምናለሁ። ያ ማለት ምን ማለት ነው? ብዙ አይነት ቋንቋዎች አሉ ሁላችንም የምንጠቀምበት አሁን አማርኛም ላይም ትክክለኛ አማርኛ ቋንቋዎች አሉ። የወፍ ቋንቋ የሚባል አለ ያ ማለት አማርኛውን አንድ በአንድ ገልብጠን የምናነብበት ነው። እና ልክ የድን ቋንቋም የራሱ የሆነ ቋንቋ ስለሆነ አምንበታለሁ። መግባቢያ እስከሆነ ድረስ ሰዎች እስከተግበቡበት ድረስ በደንብ አምንበታለሁ

እና ከፀሀይ የምመርጠው የጥላን ጥላን ነው ምክንያቱም በፀሀይ ሰዓት ትንሽ ሙቀቱን በጣም ከባድ ስለሚሆን ያደክማል ለስራም ያን ያህል ተነሳሽነትን አይፈጥርምና የፀሀይን ሰዓት ብዙ አልመርጠውም ግን ጥላ ሰዓት ቀዝቀዝ ያለ ሰዓት ሲሆን ሰውነታችንም ብዙ አይደክምም ለስራም በደንብ እንነሳሳለን ውጤታማም እንሆናለን አቅሙ ስለሚኖረን እና የጥላን ሰዓት እጅግ በጣም መርጠዋልሁ።

ጫማ የምወደው ምን አይነት ጫማ ነው? በብዛት ልጥፍ ያሉ ጫማዎችን ለመሬት የቀረቡ ጫማዎች ይመቹኛል። እነዚህ የስፖርት ጫማዎች አሁን እንዲሁም የሴቶች ልጥፍ ያሉ ጫማዎች ከፍታ ያላቸውን ጫማዎች ብዙ መዘነጫ የሚሆኑ ጫማዎችን ምቾት ስለማይሰጡኝ እነሱን አልወድም። ግን የምመርጠው ወደ መሬት የቀረቡ ልጥፍ ያሉ ጫማዎችን እነሱን ምቾቻቸው ስለሚመቸኝ እነሱን እመርጣቸዋለሁ

የምሳ እረፍታችን ሁሌም አንድ ሰዓት ነው ስድስት ሰዓት ተኩል ለምሳ እንወጣለን። ከምሳ ተመልሰን ሰባት ሰዓት ተኩል ወደ ስራ እንመለሳለን። ይሄ ሁሌም ከሰኞ እስከ አርብ ድረስ የምሳ እረፍታችን የምንጠቀመው። አንድ ሰዓት ነው ከአንድ ሰዓት ውጭ ያለውን ሰዓት የምናሳልፈው። በምሳ ሰዓት ነው በዛች አንድ ሰዓት ውስጥ ምሳችንን እንበላለን። ትኩስ ነገር ሻይ እንጠጣለን ተመልሰንም ሰባት ተኩል ላይ ወደ ስራ

ሳህኖችን ማጣብ እወዳለሁ አዎ ምግብ የበላሁባቸውን ሳህኖች አስቀምጠው መውጣት አልወድም ስለዚህ ሁሌም ንጽህና ማጽዳት እወዳለሁ እና ምግብ ከበላን በኋላ ሳህኖችን አጥባለሁ እኔ የበላሁበትም ሌሎች የበሉበትም እንደዛው እና ሳህኖችን ማጠብ በጣም ነው የምወደው አስቀም ቆሽሾ ማስቀመጥ እኔ አልሞክረውምም አልወድምም።

የምችላቸው ቋንቋዎች ሁለት ቋንቋዎችን ነው የምችለው አማርኛ በደንብ በትክክል አወራለሁ የአፍ መፍቻ ቋንቋዬም አማርኛ ነው። ከአማርኛ በተጨማሪ ደግሞ እንግሊዘኛ ቋንቋ መናገር እችላለሁ እንግሊዘኛ ቋንቋ ተናጋሪ ነኝ። እና የምችላቸው ቋንቋዎች ሁለት ናቸው። አማርኛ ቋንቋ እና እንግሊዘኛ ቋንቋም በሁለተኝነት ማውራትም ማዳመጥም እችላለሁ

የድምጽ መልእክት እልካለሁ። ወደ ተለያዩ ቦታዎች ለምሳሌ ወደ ተማሪዎቼ አስተማሪዎቼ እ ወደ ቤተሰቦቼ ጓደኞቼ የሆነ መልእክት ማስተላለፍ ፈልጌ። ደውዬ በቀጥታ ማውራት ካልቻልነህ የተለያዩ መተግበሪያዎች ውስጥ ገብቼ ኦር በዋነኝነት ቴሌግራም ላይ ገብቼ የድምጽ መልእክቶችን እልካለሁ። እሱን አዳምጠው እነሱን ማዳመጥ በሚችሉበት ሰዓት አዳምጠው መልሱን እዛው ጋር ያስቀምጡልኛል። እና ድምጽ መልእክት እልካለሁ

እጅግ በጣም የምወደው ጣፋጭ ምግብ ምንድነው? ለኔ ለውዝ ነው የለውዝ ቅቤ በጣም እወዳለሁ። እና ዳቦ ላይም ቀብቼ እንዲሁም ሻዩን አፍልቼ መብላት እወዳለሁ። እና በጣም የምወደው ከጣፋጭ ምግቦች ውስጥ ለውዝ ነው የለውዝ ቅቤን በጣም እወዳለሁ። ከዛ ውጪ ያን ያህል ኬክ ምናምን ብዙ ተጠቃሚም አይደለሁም ፍቅሩም የለኝም። ግን የምወደው የጣፋጭ ምግብ የለውዝ ቅቤ

አዎ በሚገባ መስኮቴን በብዛት ቤት ውስጥ በመሆንበት ሰዓት ክፍት እተወዋለሁ አየር ክፍት መስኮታችንን ስናስቀምጠው አየር በደንብ ስለሚገባ። ቤታችን ውስጥ ጥሩ አየር እንዲንቀሳቀስ ያደርግልናል የታፈነው አየር ወጥቶ ሰላማዊ አየር እንዲገባ ያግዘናል እና ቤት ውስጥ ስሆን መስኮቴን ክፍት መተው ልምዱ አለኝ እና መስኮት ክፍት መተው በጣም ነው የምወደው

ጊዜዬን በጣም አስተዳድራለሁ በደንብ። ከራሴ የምወደውን አንደኛው ነገር የጊዜ አጠቃቀሜን ነው ዛሬ የምሰራውን ነገር ትናንት እቅድ አውጥቼ ነው የማድረው። እና ዛሬ ጠዋት ቀን ማታ ምን እንደምሰራ? አውቃለሁ ጊዜዬን በደንብ በሚገባ ነው የማስተዳድረው የሚባክን ሰዓት እንዲኖርም አልፈልግም። አብዛኛውን ሰአቴን ለስራዬ ለትምህርቴ ለልጆቼ እንደዛ አድርጌ ነው የማስተካክለው። እና ጊዜን በሚገባ እጅግ በጣም በጥሩ

የምወደው ቁጥር አስራ አራት ቁጥር ነው የምወድበት ምክንያት ደግሞ ምንድነው? የተወለድኩበት ነው። እኔ የተወለድኩት በሰኔ አስራ አራት አንድ ሺህ ዘጠኝ መቶ ሰማኒያ ሶስት ዓመተ ምህረት ነው በኢትዮጵያ አቆጣጠር አቆጣጠር ያ ማለት በነጮቹ ዘጠና አንድ አንድ ሺህ ዘጠኝ መቶ ዘጠና አንድ ማለት ነው። እና እጅግ በጣም የምወደው ቁጥር አስራ አራት ቁጥር ነው። ከሌሎቹ ቁጥሮች በተሻለ ምክንያቱ ደግሞ የተወለድኩበት ቀን ስለሆነ

ኮፍያ ማድረግ አልወድም ፀጉሬን መጠቀም ነው የምወደው ሁሌም ተፈጥሮአዊ ፀጉሬን ነው የምጠቀመው። ሴትም ነኝ ያን ያህል ኮፍያ ተጠቃሚ አይደለሁም ለፀጉር ጤናም ሙቀቱ ይጎዳል ብዬ ስለማስብ። ፍቅሩም የለኝም ኮፍያ የመጠቀም እና ኮፍያ ተጠቃሚ አይደለሁም ኮፍዬ መጠቀምም አልወድም። ኮፍዬ ብዙ ጊዜም አላደርግም

ከቀኑ ሰዓት ውስጥ የምወደው የጠዋቱን ሰዓት ነው። የጠዋቱ ሰዓት ላይ ብዙ ስራዎችን ቶሎ ቶሎ የቀኑን ስራዎችን ለማጠናቀቅ ስለሚያግዘኝ ሳይደክመኝ እና የጠዋቱን ሰዓት በዋነኝነት እስከ ግማሽ ቀን ያለውን ሰዓት በጣም እወደዋለሁ። በዛ ሰዓት ነው በቀን ውስጥ እሰራቸዋለሁ ብዬ የማስባቸውን ሰአቶች ስራዎች በሙሉ ጥንቅቅ አድርጌ የምጨርሰው። ጠዋት ነው እና የጠዋቱን ሰዓት እወደዋለሁ

ያ ትክክል ስራ ላይ ተሳትፎ የለኝም። ቢኖረኝ ደስ ይለኛል ግን ያለንበት ቦታም ያን ያህል ለአትክልት የሚሆን ቦታም ስለሌለን። ገዝተን ነው የምንጠቀመው የአትክልት ስራ ላይ ተሳታፊ አይደለም። አደለሁም ግን ከብዙ ነገር አንፃር ብንሳተፍበት ብንሰራው ጤናማ የሆነ ትክልትም ለራሳችን እንኳን ማቅረብ ስለምንችል ያትክልት ስራ ደስ ይላን ግን። እኔ የለሁበትም ተሳትፎ የለኝም

በጀት ማስተዳድረው የራሴን የቤቴን በጀት አስተዳድራለሁ። በወር ውስጥ የሚኖረኝን ገቢ አውቃለሁ። እነዛን ገቢዎችን በጀት እሰራላቸዋለሁ ምን ያህል ወጪ ምን ያህል ገቢ አለ የሚለውን በጀት እሰራና እሱን አፍተዳድራለሁ። የራሴን የቤተሰቤን ከዛ ውጪ የሌላ የተቋም በጀት ማስተዳደር ላይ ተሳትፌ አልበቃም።

መስመር ላይ ትምህርቶችን እማራለሁ በተለይ በአሁኑ ሰዓት ካለን ጊዜም አንፃር የሆነ ቦታ ሄደን በቋሚነት ትምህርት መማር ምቹ ስላልሆነ በመስመር ላይ ትምህርቶችን ተመዝግቤ አጫጭርም ረዣዥም ትምህርቶችን እወስዳለሁ። ይሄን ከጀመርኩት የተወሰነ አመት ሆኖኛል ምናልባት ከስድስት ከሰባት አመት በፊት ጀምሮ በተለይ አጫጭር ትምህርቶችን የምማረው በመስመር ላይ ትምህርት ነው

ከደንበኞች ጋር ለእኛ ደንበኞቻችን አሁን እኔ አስተማሪ ነኝ ተማሪዎቻችን ናቸው። ከተማሪዎቻችን ጋር የግል ትምህርት ቤት ነው ትምህርት ቤቱ። ተማሪዎቻችን ናቸው ደንበኞቻችን ከእነሱ ጋር እንሰራለን ወላጆች አሉ ከእነሱ ጋር እንነጋገራለን ችግር ሲኖር እናወራለን። ችግሮችንም ለመፍታት እንሞክራለን እና ለእኛ ደንበኞቻችን ተማሪዎቻችን ናቸው። ከእነሱ ጋር እንሰራለን

ቦርሳ የምንጠቀመው ትልልቅ ቦርሳዎችን ነው ያም ምክንያቱ ምንድነው? ኮምፒውተር ስለሚይዝ ኮምፒውተር መያዝ የሚያስችሉ ትልልቅ ቦርሳዎችን ነው ሁሌም የምጠቀመው እና። የቦርሳዬ አይነት በጀርባ የሚታዘሉ እንዲሁም የሚንጠለጠሉ በትከሻ የሚንጠለጠሉ ትልልቅ ቦርሳዎችን። ተጠቃሚ ነኝ ኮምፒውተር መያዝ የሚችሉ መሆን ስላለባቸው ማለት ነው

ቀርቀሃ በአካባቢያችን አያድግም። የተወሰኑ በጣም ቀዝቀዝ ያሉ ቦታዎች ላይ እንደሚያድግ አውቃለሁ። ጎጃም ውስጥ ኮሶበር የሚባል አካባቢ አለ። ወደዛ አካባቢ ቀርከሃን እንደሚያድግም ቀርከሃንም ለተለያየ አይነት ወንበር መስሪያ አልጋ መስሪያነት እንደሚጠቀሙበት አውቃለሁ። እንጂ እኔ ያለሁበት አካባቢ ቀርከሃ አያድግም

መማር የምፈልገው በዋነኝነት እነዚህ ተግባራዊ የሆኑ እውቀቶች ጋር የተገናኘ ከኮምፒውተር አጠቃቀም ጋር አሁን ደግሞ የኤአይ ነገሮችን መጠቀም እንዴት መጠቀም እንችላለን እንዴት መግባባት እንችላለን? እንዴት ማዘዝ እንዴት የተሻለ ነገር መስራት እንችላለን የሚሉ ነገሮችን ስለ ኤአይ አጠቃቀም መማር እፈልጋለሁ። ከኮምፒውተር አጠቃቀም በተጨማሪ ሞር እነዚህ እንትኖች ተግባራዊ የሆኑ ነገሮችን መማር ፈልጋለሁ

ከሰአት በኋላ በሚገባ እሰራለሁ እኔ የራሴም ትምህርት ስላለብኝ ለጥናትና ምርምር የሚሆኑ መረጃዎችን አሰባስባለሁ። እና ልክ ከስራ ከወጣሁ በኋላ ወደ ማንበብ ወደ ሌላ ነገሮችን ወደ ማዘጋጀት እንዲሁም ቤት ውስጥ የሚሰሩ ስራዎችን ልጆችን መንከባከብ አንዲሁም ሌሎችን ስራዎች እሰራለሁ። እና ከስራ ሰዓት በኋላ ቀጥታ ወደ እረፍት አልገባም። ለራሴም ለልጆቼም የሚሆኑ ስራዎችን እና የጥናትና ምርምር ስራዎቼን

በእጅ መጻፍ አዎ በደንብ ነው የምወደው ምክንያቱም በብዛት በእጃችን ስንጽፍ አእምሮአችንም ነገሮችን የመመዝገብ እድሉ ሰፊ ስለሚሆን። ሳነብ ነገሮችን ሳይ የሆነ ነገር ሳይ ለማስታወስ እንዲረዳኝ ማስታወሻ ደብተሮች አሉኝ። እነዛ ላይ ሁሌም በየቀኑ ማስታወስ የምፈልጋቸውን ነገሮች ጽፌ አስቀምጣለሁ ያን ደግሞ የማደርገው በእጄ በደብተሮቼ ላይ ነው

የምወደው መክሰስ በብዛት ፍራፍሬዎችን ነው። ሙዝ ብርቱካን በብዛት እወዳለሁ። ከዛ ካለፈ ደግሞ በመክሰስ ሰዓት ላይ ጨጨብሳ የዳቦ ዘሮችን ነው። ጨጨብሳ እጠቀማለው። ከዛ ውጪ ዳቦ በሻይ እና መክሰስ ሰዓት ላይ በጣም ከበድ ያለ ነገር አልፈልግም። ፍራፍሬ ነገሮችን ነው በልቼ ማሳ

እነጨት አውቃለሁ። የምንጠቀመው ሁሌም የኤሌክትሪክ መፍጫዎችን ነው ኤሌክትሪክ መፍጫዎችን ተጠቅመን ከቆላን በኋላ በስነ ስርዓት በደንብ ድቅቅ እስከሚልልን ድረስ ቡናውን እንፈጫለን። በበፊቱ ደግሞ በሀገራችን መውቀጥ አለ ሙቀጫ የሚባል ነገር አለ። በሙቀጫ ተወቅጦ ነበር የሚጠጣው። አሁን ላይ ግን መፍጫ ስለሆነ በመፍጫ እንጠቀማለን እና ቡና መፍጨት በሚገባ አውቃለሁ

ገባህ እጠቀማለሁ። ለማንበብም የተለያዩ ቪዲዮዎችን ለማዳመጥም ትምህርታዊ ነገሮችን እንዲሁም የመስመር ላይ ትምህርቶችን ለመከታተል ኢንተርኔት መጠቀም ግዴታ ስለሆነ ከሞባይል ዳታ ከመጠቀም ድር ይልቅ ደግሞ በፍጥነቱም ከዋጋውም አንፃር ዋይፋይ የተሻለ ነው። እና ዋይፋይን ሁሌም እጠቀማለሁ በወር በአመት የሚሆኑ እንትኖችን ሞልቼ ገንዘብ ሞልቼ

ልብስ ማጥበው ሁሌም በሳምንት አንድ ቀን ነው። በሳምንት አንድ ቀን ነው። ውሃም የሚኖረን እና በሳምንት አንድ ቀን ልብስ እናጥባለን ያ ማለት ማክሰኞ ማክሰኞ ነው። ውሃ የሚኖረን ማክሰኞ ማክሰኞ ላይ ማታ የልብስ ማጠቢያ ቀናችን ነው። እና በሳምንቱ ውስጥ ሙሉውን የቆሸሹ ልብሶችን የምናጥባቸው ማክሰኞ ማክሰኞ ማታ ነው

ቀዝቃዛ የአየር ሁኔታ እወዳለሁ በጣም ሳይቀዘቅዝ አንዳንድ ቦታዎች ላይ በረዶ በመስራት ደረጃ ላይ የደረሰ ቅዝቃዜ። ስራችንም ላይ ውጤታማ ስለማያደርገን በጣም ድብርትን ስለሚፈጥር እሱን አልወደውም ግን ቀዝቀዝ ያለ ከሞቃቱ ይሄ ከሚያቃጥለው አየር ይልቅ ቀዝቀዝ ያለውን አየር እመርጠዋለሁ። ትንሽ ሰውነታችን የመዛሌ መድከም ነገሩን ይቀንስልናል እና እወደዋለሁ

ማንቂያ ሰዓት ሁሌም እጠቀማለሁ ምክንያቱም ጠዋት መነሳት የምንነሳው እኔም ልጆቼም አንድ አስራ አንድ ሰዓት ላይ ነው አንድ ሰዓት ላይ ከቤት መውጫችን ስለሆነ። ስለዚህ ማንቂያ ሰዓት ሞልቼ ተነስቼ ለእነሱ የሚያስፈልጉ ነገሮችን አዘጋጅቼ እነሱ ወደ ትምህርት ቤት አንድ ሰዓት ላይ ሸኝቼ ነው። ወደ ስራ የምገባው እና ማንቂያ ሰዓት ካልተጠቀምን ሲደክመኝ ሰአቱን ስለምተኛ ስለሚያልፍብኝ ማንቂያ ሰዓት ሁሌም እጠቀማለሁ

ሹራብ መስፋት በትንሹ ምናልባት የተቀደዱ የተበላሹ ነገሮች ሲኖሩ መስፋት ይችላሉ በመስራት ደረጃ ግን ሽራብ መስራት አልችልም እሱ የራሱን ሙያ ስለሚጠይቅ እንጂ የተበላሸ የተቀደደ ስፌቱ የለቀቀ የተጣመ የሆነ ነገር ችግር ያለበት እንከን ያለበት ነገር ከሆነ ግን እሱን ለማስተካከል መስፋት እችላለሁ። እንደ አዲስ ግን መስራት አልችልም

የማስታውሰው ጥሩ መምህር አለ። የሁለተኛ ደረጃ ትምህርት ቤት በነበርንበት ትምህርት ቤት ተማሪዎች በነበርንበት ሰዓት ላይ አይሸሽም የሚባል የኪስ የታሪክ አተማራችን ነበረ። እጅግ በጣም መልካም አስተማሪ ነው። ብዙ ነገሮችን በቀላሉ ሊያስረዳን ይሞክራል እና በጣም የምወደው አስተማሪ ነበር። በሰአቱም ጥሩ ውጤት ነበረኝ። እና ከአስተማሪዎቼ ውስጥ ማረሳው በደንብ ማስታወሰው አስተማሪ እሱ ነው

በዶቄ መፍጨት እውነት ለመናገር አላውቅም ዶቄ በራሱ እኛ የምንፈጭበት ወፍጮ አለ ከድንጋይ ነው የሚዘጋጀው በሱ ነው የሚፈጨው። በበፊቱ ሰዓት አሁን ያን ያህልም እሱ የሚጠቀምም ሰው የለም። ወፍጮ ቤት ዘመናዊ የሆኑ የኤሌክትሪክ በኤሌክትሪክ ሚሰሩ መፍጫዎች አሉ። እነሱን በእነሱ ነው የምንጠቀመው እንጂ በዶቄ መፍጨት አልችልም ፈጭቼም አላውቅም

ብዙ መናገር እወዳለሁ ያንን ያህል ብዙ ደግሞ ቀልደኛ ነኝ ቀልድ እችላለሁ ብዬ አላምንም። ብዙ ጎበዝ አይደለሁም ግን ቀልድ መናገር ደስ ይለኛል ሲኖረኝ ሲመጣልኝ አእምሮዬ ላይ ሀሳቡ ሲመጣልኝ ቀልድ መቀለድ ደስ ይለኛል። ግን ያን ያህል ደግሞ ችሎታው የለኝም። በመውደድ ደረጃ ግን ቀልድ መናገርም መስማትም ከሰዎች ደስ ይለኛል

በእጅ መሸመን አልችልም። አውቃለሁ ሰዎች ሲሸምኑ አውቃለሁ በባህል የባህላዊ ልብሶች በብዛት የኢትዮጵያውያን ባህላዊ ልብሶች በእጅ ተሸምነው የተሰሩ ናቸው። እኔ ግን እንዴት እንደሚሸመንም አላውቅም ሞክሬውም ሰርቼውም አላውቅም። ግን እንዴት እንደሚሰሩ ግን አይቻቸዋለሁ አውቃቸዋለሁ እነሱን እኔ ሞክሬው ግን አላውቅም

መሳሪያ መጫወት አልችልም። ብዙ የሙዚቃ መሳሪያዎችን ሰዎች ሲጫወቱ ሳዳምጥ የሆነ የሚፈጥርልኝ የመንፈሳዊ ሰላም የተለየ ነው እጅግ በጣም እወደዋለሁ። ግን እኔ ሞክሬው ተጫውቼበት አላውቅም። ምናልባት እስኪ ወደፊት በእቅድ ደረጃ ይዤው እሞክራለሁ። እንጂ እስካሁን ድረስ የሙዚቃ መሳሪያ መጫወትን ሞክሬውም አላውቅም ችሎታውም የለኝም

ልጅነቴ የምወደው ጨዋታ እኛ እቃቃቃ ይባላል። እቃቃ ጨዋታ ነው እቃቃ ጨዋታ ማለት ከእህቴ ከጓደኞቼ ጋር አንድ ላይ ሰብሰብ ብለን ሙሽራ እንሰራለን የተለያዩ ቅርጻ ቅርጾችን ቡና እናፈላለን እቃ ነው የምንሰበስበው። የቤት ውስጥ እቃ እንሰበስባለን መጫወቻ እቃቃዎችን ሰብስበን እነሱን እናስተካክላለን እንደ ቤት እናዘጋጃቸዋለን። እና በጣም የምወደው ጨዋታ እቃቃ ጨዋታ ይባላል

የሚወዳቸው በዓላቶች ውስጥ በሃይማኖታችን ከሚከበሩ በዋነኝነት የጌታችን የስቅለት በዓል። እሱን በጣም እወደዋለሁ። የጌታችንን ስቅለት ለሰው ልጅ ብሎ ምን ያህል ዋጋ እንደከፈለ ስለሆነ የሚያሳየኝ። የጌታችንን የስቅለት በዓል ከዛም የትንሳኤውን በዓል እጅግ በጣም የምወደው በዓል እሱ ነው። ስቅለትና የትንሳኤን በዓል ማለት ነው

እኔ የምጠቀማቸው መሳሪያዎች በዋነኝነት ይሄ እኔ ለኔ ለትምህርቴ ለስራ የሚያገለግሉኝን መሳሪያዎች ነው የምጠቀመው። እነዚህ ኮምፒውተሬን እጠቀማለሁ ስልኬን እጠቀማለሁ ታብሌቶችን እጠቀማለሁ። ከዛ ያለፈ ያን ያህል የሌላ መሳሪያ በተለይ እነዚህ የጦርነት መሳሪያ ምናምን ነገሮች ጋር ተነካክቼም አላውቅም ግንኙነትም የለኝም። እንደዛ እንደዛ የመሳርያ ተጠቅሜ አላውቅም። መሳሪያዎች ለስራ የሚጠቅሙኝን መሳሪያዎች የቴክኖሎጂ መስሪያዎችን ብቻ ሌላ ነገር ተጠቅሜ አላውቅም

የምወደው ወቅት የክረምቱን ወቅት ነው ክረምት ወቅት ላይ ፀሀዩን ሙቀቱ ቀዝቀዝ ስለሚል ድካማችንን ይቀንሳል። እና ያለው ሁኔታ ደስ የሚል ስለሆነ ለእኛንም ያን ያህል ውጤታማ ያደርገናል። እና የምወደው የክረምቱን ወቅት እጅግ በጣም ይሄ የእረፍት ሰአታችንም ነው። ለኛም እና የክረምቱን ወቅት ከሁሉም ወቅት በላይ በጣም የምወደው ወቅት የክረምትን ወቅት

እጠቀማለሁ ስልኬ የምጠቀምበት እንትን ስማርት ፎን ነው። ምክንያቱም እዛ ላይ ግዴታ የበፊቶቹን ስልኮች መጠቀም አንችልም። መረጃዎችን ለመቀያየር ከሰዎች ጋር በምስልም ለማውራት በቪዲዮም ለማውራት። የተሻለው ስማርት ፎን ስለሆነ የምጠቀመው ስማርት ፎን ነው። አሁን ላይ በተለይ ምናልባት ከሰባት ስምንት አመት ጀምሮ የምጠቀመው የስማርት

ጥያቄው ቢለውም ጊዜ ብዙ ትንሽ ሳለህ ነው። በብዛት ትንሽ ሳለን ከማድረጋቸው ነገሮች ውስጥ ያው ከቤተሰቦቼ ጋር ነው የነበርኩበት። የነበርኩት እነሱ ጋር ሆነን በእነሱ እንክብካቤ በእነሱ ጥበቃ ውስጥ ስለነበርን የተሰጠንን መብላት ትምህርታችንን መማር ወጥን ጨዋታችንን መጫወት ነው እንጂ ያን ያህል የተለየ የምናደርገው ነገር አልነበረም በትንሽነታችን

እሳት ማንደድ አዎ በሚገባ እሳት ማንደድ እችላለሁ እሳት ለማንደድ ምን እንጠቀመው እኛ ክብሪት ነው ክብሪት እንጠቀማለን ክብሪት ማቀጣጣት ነው። ከዛ እንጨት አለ ወረቀት አለ እነዚህን እነዚህን አድርገን እሳትን እናነዳለን። እና እሳት ማንደድ ምግብ ለመስራትም በእሳት ስለሆነ የምንጠቀመው። እሳት ማንደድም በደንብ ነው የምችለው የምትጠቀማቸውም እንጨት ከሰል። ወረቀት ክብሪት ተጠቅሜ አነዳ

ብዙ ሰነዶችን አላዘጋጅም ስራዬም ከሰነዶች ጋር የሚገናኝ ነገር ስላልሆነ የራሴ የሆኑ የትምህርት፣ የስራ ማስረጃዎችን፣ የራሴን ነገሮች ነው እንጂ ማዘጋጅ ያን ያህል ብዙ አዘጋጅቼ ማስቀምጠው ማስረክበው ለተቋማት የምሰጠው ሰነድ ዝግጅት የለብኝም እና ብዙ ሰነዶች አላዘጋጅም በተወሰነ መልኩ ግን የራሴን ስናነዶች በጥንቃቄ አስቀምጣቸዋለሁ።

ልብስ በእጄ አዎ አጥባለሁ በብዛት ማሽን በማይሰራበት ሰዓት በእጃችንና ነው ልብሳችንን የምናጥበው ውሃም ሲያስቸግር ያውም እንትኑ የልብስ ማጠቢያው ውሃ ስለሚፈልግ ቀጥታ እኛ በእጃችን እናጥባለን ማለት ነው። እና ልብስ በእጅ በጣም ብዙ ጊዜ አጥባለሁ አጥቤም አውቃለሁ አሁንም አጥባለሁ።

ውሳኔ መስጠት ላይ በጣም ጎበዝ ነኝ። እችላለው ነገሮችን አስቤ አይቼያቸው አገናዝቤ ዬትኛው ይሻላል የሚለውን መርጬ ለኔም ሌላውንም ሰው በማይጎዳ መልኩ መወሰን አስፈላጊ ስለሆነ ጊዜንም ገንዘብንም ማባከን ጉልበትንም ማባከን አስፈላጊ ነው ብዬ ስለማላምን ውሳኔዎችን ወስኜ ወደ ቀጣዩ እንቅስቃሴ መግባት እወዳለሁና ውሳኔ መስጠት በጣም

ባህላዊ ምግቦች ውስጥ የምወደው በእኛ ባህል ውስጥ በጣም የተለመደ እና ተወዳጅ የሆነውን የዶሮ ወጥ ነው። የዶሮ ወጥ ከዶሮ ነው የሚሰራው ዶሮና ሽንኩርት ይኖራል ቅቤ በርበሬ ዘይት። እነዚህ እነዚህ ነገሮች ተደርገው ተሰርቶ ምንበላው ምግብ በበዓላት በወቅት በተለይ ቋሚ ምግባችን ነው። እና በጣም የምወደው ምግብ የዶሮ ወጥ ነው

በብዛት ጥዋት የምበላው ምግብ የእንጀራ ዘሮችን ነው እንጀራ የኛ ባህላዊ ቋሚ ምግባችን ነው እና እንጀራ ፍርፍር አለ እንጀራ በወጥ አለ። ከዛ ውጪ አንዳንዴ ደግሞ ፓስታ መኮረኒ። ሩዝ ጨጨብሳ እንደዚህ አይነት ምግቦችን እንበላለን። ግን ዋና በዋነኝነት ምንበላው ብዙ ጊዜ እንጀራ ነው

ማበረታታት እችላለሁ እጅግ በጣምም ነው የምወደው። በዙሪያዬ ያሉ ሰዎችን እንዲሁም ሌሎችን በሚሰሯቸው ጥሩ ስራዎች ጥሩ ስራዎች ሲሰሩ በጎበዝ በጣም ጥሩ ቀጥሉ እንደዚህ አድርጉ ምናምን እላለሁ። ከዛ ውጪም ደግሞ ትክክል ያልሆነ ነገሮችን ሳይ ደግሞ ይችን ነገር ብታስተካክሏት ይች ጥሩ አይደለችም ይች አትሆንም ምናምን የሚሉ ሀሳቦችን እሰጣለሁ እና ሰዎች ማበረታታት በጣም ነው የምወደው

የምወደው ስፖርት ምንድነው? በብዛት እኛ እኔ ሴት ነኝና የሴትን ቅርጽ ለማተካከል የሚረዱ ከወንበር ላይ ተይዞ ቁጭ ብድግ የሆኑ ስፖርቶችን እወዳለሁ። ከዛ በተጨማሪ ለሴቶች የሚሆኑ የሴት አፕ ስፖርቶችን ቦርጭ ለማጥፋት የሚረዱ እግርን ተኝቶ እጥፍ ዘርጋ እያደረጉ የሚሰሩት ቀለል ያሉ ስፖርቶች

የምወደው እንስሳ ድመት ናት። ድመት ከቤታችን ሁሌም አትጠፋም ድመት እወዳለሁ ከዛ ውጪ ለዶሮቹም ጥሩ ፍቅር አለኝ ለዶሮ ውሻ አልወድም እፈራቸዋለሁም አልወድም ግን ከሁሉም ግን የምወዳት እጅግ በጣም የምወዳት የቤት እንስሳ ከእንስሳት ውስጥ በቃ የምወዳት ድመትን ነው

ግብርን በሚገባ አከብራለሁ። እኔ ባለሁበት በምከትለው ሃይማኖት ውስጥ ያሉ ግብሮችን ስርዓቶችን ፕሮግራሞችን በሙሉ አከብራለሁ። የምናከብራቸውን ብዙ እንትኖች አሉን። ግብሮች አሉን ለምሳሌ እሁድ ላይ የሰንበት ግብር አለ። ከዛ ውጭ በበዓላት ቀናት ታስቦ የሚዘጋጁ ግብሮች አሉ። ሁሉንም በሚገባና በስነ ስርዓት አከብራለሁ እውነት ለመናገር በጣም በፍቅር ነው የምወዳቸው

እግር መራመድ ብዙ አይደለሁም ግን አውቃለሁ በዋነኝነት ቤት ውስጥ በምሆንበት ሰዓት ለእግር እንቅስቃሴ አስፈላጊ ስለሆነ በባዶ እግሬ እራመዳለሁ እንቀሳቀሳለሁ። ግን ያን ያህል በተለይ ውጭ ስሆን ድንጋዩም ምቾት ስለማይሰጥ ስለሚወጋ ብዙም ባዶ እግሬ አልራመድም ግን መራመድን ግን በደንብ አውቀዋለሁ። አደርገዋለሁ አንዳንዴም በሚመች

መስመር ላይ ገዢ አይደለሁም። በብዛት መስመር ላይ ስንገዛ ብዙ ነገሮችን እቃ ነገሮችን ስንገዛ ቤት ሂደን ነው መሸወዳችን የምናውቀው። የተሰበረ የተላላጠ የተበላሸ የሆነ ነገር ችግሩን እዛ ላይ አናውቀውም ወከባ ስለሚሆን እና። ቤት ገዝቼ ሳየው ስለሚያናድደኝ መስመር ላይ ምንም ነገር መግዛት። አልወድምና መስመር ላይ ገዢ አይደለሁም ሱቅ ላይ መግዛት ነው ምመር

መርዳታ በሚገባ ነው የምወደው እኔም ችግር ሲኖርብኝ ሰዎችን እርዳታ እጠይቃለሁ ይሄን አድርጉልኝ ይሄን አግዙኝ እላለሁ። ሌሎችም ተቸግረው በማገኝበት ሰዓት ሌሎችን ሰዎችን መርዳት ባለኝ በአቅሜ በቻልኩት በገንዘብም ይሁን በምክርም ይሁን ባለኝ በቻልኩት ነገር ሰዎችን መርዳት በጣም ነው የሚያስደስተኝ በሃይማኖታችም ቢሆን እጅግ በጣም የሚደገፍ ነገር ተግባር ነው። እና ሰዎችን መርዳት

ሰዓት አዎ በሰአት ምንም የማልደራደርበት ነገር ቢኖር ሰዓት ነው ማርፈዳ አልወድም። በቻልኩት መጠን ትንሽ አምስት አስር ደቂቃ ቀድሜ መድረስ እወዳለሁ። ሰዎች ጋርም ቀጠሮ ሲኖረኝ ስራም ቦታ ስሄድ። በትንሹ አምስት አስር ደቂቃ ቀደም ብዬ መድረስ እወዳለሁ። እና በሰአት ሁሌም በሰአት የምደርስ ሰው ነኝ ማርፈድን አልወድምም አላበረታታም ሰውም ሲያረፍድ ደስ አይለኝም

ቤቶቼን ድምጽ እሰማለሁ በደንብ ጎረቤቶቻችን ጋር የምንኖርበት ግቢ ውስጥ በጣም ብዙ ሰው ነው ያለ ብዙ ጎረቤት ነው ያለን እና ማህበራዊ ኑሯችን ደስ የሚል ማህበራዊ ኑሮ ነው ያለን እንጠያየቃለን እንገናኛለን እናወራለን እንጠራራለን ቡና አንድ ላይ እንጠጣለን ምግብ አንድ ላይ እንበላለን። እና ድምፃቸውንም አዳምጣለሁ በደንብ ድምፃቸውን እሰማለሁ ችግርም ሲኖር ተነጋግረን እንረዳዳንና ድምፃቸውን በደንብ ነው የምሰማው

አዲስ ቴክኖሎጂ መማር በጣም ነው የምወደው በተለይ በአሁኑ ሰዓት እየመጡ ያሉ ብዙ እኛን የሚያግዙ የቴክኖሎጂ ውጤቶች አሉ እነሱን ስንጠቀም ውጤታማነታችንን በደንብ ይጨምረዋል። እና አዲስ ቴክኖሎጂ መማርም እወዳለሁ መጠቀምም እንደዛ በጣም ያስደስተኛል። ምክንያቱም ውጤታችንንም ይጨምርልናል ድካማችንንም ይቀንሳል በብዙ ነገር እንዳንባክን እንዳንጎዳ ያደርገናል። እና መማሩን በጣም

ጭንቀት ሲሰማኝ የማደርገው ዋናው ነገር ምንድነው? ወደ ፈጣሪ ጸሎት አደርጋለሁ ወይ ቤተክርስቲያን እሄዳለሁ ወይም ደግሞ ቤቴ ውስጥ ሆኜ ቁጭ ብዬ ጸሎት አደርጋለሁ። እንደሱ በማድረግ መጽሐፍ ቅዱስ አውጥቼ በማንበብ ጸሎት በማድረግ ለመረጋጋት እሞክራለሁ። እሱ ካለፈልኝ በኋላ ስሜቴን ለመቆጣጠር የተወሰኑ የምወዳቸውን መጽሐፎች አንስቼ አነባለሁ እና ዋናው ነገር ግን ጸሎት በማድረግ ነው ራሴን ማረጋጋው።

በጣም ብዙ አዎንታዊ አስተያየቶችን ተቀብዬ አውቃለሁ በጣም ብዙ በምሰራቸው ስራዎች ላይ ጎበዝ በርቺ ጥሩን ነው ያደረግሽ ይሄ ነው ውጤትሽ ተብሎ ብዙ አዎንታዊ አስተያየቶች ተሰጠውኝ ያውቃሉ። እውነት ለመናገር እነሱ አስተያየቶች ናቸው እያሳደጉን እያስተካከሉን ነው የመጡት በዛውም ልክ ደግሞ አሉታዊ አስተያየቶችም ይኖራሉ። ግን የተቀበልኳቸው አዎንታዊ አስተያየቶች በጣም ብዙ ናቸው በደንብ ብዙ ተቀብያለሁ

ለሌሎች ማካፈል በጣም በፍቅር ከምወዳቸው ነገሮች ውስጥ አንዱ ምግብን ማካፈል ነው። እውነት ለመናገር ሁሌም በመስጠት ውስጥ የሚገኘው ደስታ ብዙ ነው ከመቀበል በላይ በመስጠት ውስጥ የምናገኘው ደስታ ብዙ ነው። እና መስጠትን ለሌሎች ማካፈልም በጣም ነው የምወደው። እና ካለኝ ነገር ላይ ሁሌም ለሌሎች ሰዎች አካፍላለሁ እሰጣለሁ። ምግብም ይሁን አልባሳትም ይሁን ማካፈል

መዝገቦችን አስቀምጣለሁ የሌሎችን ሰዎች ሳይሆን የራሴ የሆኑ ብዙ መገ መዝገቦች አሉኝ። የትምህርት የስራ አስተዳደግ ጋር ከልጆች ጋር ተያይዞ ብዙ መዝገቦች አሉኝ እና እነዛን መዝገቦች የምንፈልገው ሰዓት ላይ በትክክል ማግኘት ስላለብን። ሁሌም መዝገቦችን በስነ ስርዓት ቤት ውስጥ አስቀምጣለሁ። አሉኝ ብዙ መዝገቦች የራሴ የግል

ማታ የምሰማው በብዛት መዝሙር ነው። መስማት የምፈልገው መዝሙር ነው። መስማት የምፈልገው ድምጽ ሁሌም ማታ ማታ መዝሙር ነው። ከመዝሙር በተጨማሪ በመሳሪያ ብቻ የተቀነባበሩ ሙዚቃዎችን እወዳለሁ። መዝሙር ካልከፈትኩ ላዳምጠው የምችለው በመሳሪያ የተቀነባበሩ ሙዚቃዎችን መስማት ብቻ ነው። ሌላ ነገሮች ላይ ብዙ ትኩረት አላደረገም

ቤቴን የማስውበው መጀመሪያ ንጽህናውን መጠበቅ ነው ንጽህናውን እጠብቃለሁ። ሶፋዎች የምግብ ጠረጴዛ ሌሎችም እቃዎች መቀመጥ ባለባቸው ቦታ ቦታቸውን እያሳያዝኩ እነሱን አስቀምጣለሁ። እነሱን ካስቀመጥኩ በኋላ ጠረጴዛ ላይ አበባ አስቀምጣለሁ የምግብ ጠረጴዛ ላይ የሶፋ ጠረጴዛ ላይም ቆንጆ ቆንጆ አበባዎችን አስቀምጣለሁ። እንደሱ በማድረግ ቤቴን አስውባለሁ

በጣም የምወደው የአትክልት አይነት ምንድነው? የጎመን ዘሮችን ነው ጎመን በጣም ነው የምወደው እነዚህ ሁሉንም አይነት ጥቅል ጎመን አለ የሀበሻ ጎመን አለ። ቆስጣ አለ ሰላጣ አለ እነዚህን ዘሮች በሙሉ በጣም ነው የምወዳቸው። እና የምወዳቸው አትክልቶች በዋነኝነት የጎመን ዘሮችን በሙሉ እወዳቸ

እሳት ለማንደድ በዋነኝነት የምትጠቀመው ክብሪት ነው። ከክብሪት በተጨማሪ ለማቀጣጠያነት ወረቀትን እጠቀማለሁ እንጨት እጠቀማለሁ ከሰል እጠቀማለሁ አንዳንዴም ሻማ ለማቀጣጠል ስለሚጠቅም ሻማን እጠቀማለሁ። ወይም ጋዝን አድርገን ግን ብዙ ጊዜ ከሰልና እንጨትን እና ክብሪትን ተጠቅመን ነው እሳት ማቀጣጥለው

መተግበሪያዋችን አዎ በሚገባ አወርዳለሁ። ምክንያቱም ብዙ ስራ ለመስራት አሁን ላይ የሚያግዙኝ መተግበሪያዎች ናቸው የስልክም የኮምፒውተርም መተግበሪያዎች። በጣም ብዙ ነው የሚያግዙን በስማርት ስልካችን ላይም። በኮምፒውተራችን ላይም ስንጭናቸው አሁን የፌስቡክም የቴሌግራም ኢንስታግራም ብዙ መረጃዎች ዋትሳፕ በራሱ ብዙ መረጃዎችን መቀያየር እንድንችል ስለሚያግዘኝ መተግበሪያዎችን። አወርዳለሁ አውርጄም እጠቀማለሁ

አቯራ አዎ በጣም ብዙ ጊዜ ችግር ፈጥሮብኝ ያውቃል በዋነኝነት መንገድ በሚሰራበት ሰዓት መንገዱ በሙሉ አቯራ ነው የሚሆነው እና እዛ ላይ አልፈን በዛ መንገድ አልፌ ወደ ቢሮዬ ወደ ስራ ቦታዬ ስደርስ ያአቯራ በሙሉ ጉረሮየ ውስጥ ይገባና ጉረሮየ ላይ ህመም ይፈጥርብኝ ነበር። ቶሎ የጉረሮ አረ አለርጂ ምናምን ይፈጥብኝ ነበር እና ህመም ነበረው። ችግር ይፈጥራል አቯራና ችግር ፈጥሮብኝ

አዎ ከምወደው ነገር ነው። ምክንያቱም በደንብ ሀሳባችንን ለሚመለከተው አካል ማስተላለፍ እንድንችል ከሚያግዘን ነገሮች መካከል አንዱ ደብዳቤ ስለሆነ። ወደ መስሪያ ቤቶች፤ ወደ አለቆቻችን፤ ወደ ሌሎችም መረጃቻችን ወይም መልእክታችንን ለማስተላለፍ ስለሚያግዘን ደብዳቤ መጻፍ እዛ ላይም በደንብ ሀሳቤም መግለጽ እና የእነሱን ሀሳብን ለማግኘት መሞከር አንዱ የምወደው ነገር ነው፤ እና በጣም ነው የምወደው።

በሚገባ እጠብቃለሁ ሁሌም ለሰዎች ቃል ስገባ በተቻለ መጠን ማድረግ እንደምችል ያን ነገር እርግጠኛ ሁኚ ለመሆን እሞክራለሁ። ካደረኩ በኋላ ቃል ከገባሁ በኋላ ደግሞ ያን የገባሁትን ቃል ለመፈጸም የቻልኩትን ርቀት ያህል እሄዳለሁ እና ሁሌም ቃሌን ለመጠበቅ የምጥር አይነት ሰው ነኝ

ጊዜ ማሳለፊያዎቼ በብዛት ማንበብ እወዳለሁ መጽሐፍ ማንበብ እወዳለሁ። ፊልም ማየት እወዳለሁ ሙዚቃ ማዳመጥ እወዳለሁ። መንፈሳዊ ፊልሞችን ማዳመጥ እወዳለሁ መመልከትም እወዳለሁ። እና የትርፍ ጊዜ ስረ በጣም በቃ ትርፍ ጊዜ እረፍት ጊዜ ሲኖረኝ የማደርገው መጽሐፍ አነባለሁ። ፊልም አያለሁ። ሙዚቃ አዳምጣለሁ መዝሙሮቹን አዳምጣለሁ

የምወደው መጠጥ ሁሌም ውሃ ነው። ከትኩስ መጠጦች ሻይ እወዳለሁ፤ የሻይ ተጠቃሚ ነኝ። ከዛ ውጪ ግን ውሃ ነው የምወደው። ብዙም የአልኮል መጠጥ በፍጹም ተጠቃሚ አይደለሁም። በዋነኝነት በምጠጣው ሁሌም ውሃና ከትኩስ ነገር ሻይ አንዳንዴ ቡና በቀን አንድ ወይም ሁለት ሲኒ እጠጣለሁ። እነዚህ ናቸው።

አዎ በሚገባ፤ ሩዝ በጣም ነው የምወደው። በተለይ ለቁርስ ከአትክልት ወይም ከስጋ ጋር፤ ተሰርቶ እሩዝ መብላት በጣም ነው የምወደው። ቀለል ያለ ስሜትም ስለሚፈጥርልኝ፤ ሩዝ በአትክልትና ሩዝ በስጋም በብዛት ቤታችን ለቁርስ ተጠቃሚዎች ነን። እና ሩዝ በጣም ከምወዳቸው ምግቦች ውስጥ አንዱ ነው። በጣም ነው የምወደው።

የምወደው ከተማ አዲስ አበባ ነው። እስካሁን ባለው እጅግ በጣም የተወሰኑ ቦታዎች ከኢትዮጵያ ውጪ ተንቀሳቅሻለሁ። በጣም የምወዳት ከተማ አየር ንብረቷም ጥሩ ምቹ የሆነች ለመኖር ምትመች ከተማ ናት አዲስ አበባ እና በጣም የምወዳት ከተማ የኢትዮጵያን ዋና ከተማ አዲስ አበባ ነው። ከሌሎቹ በተለየ መልኩ ባየኋቸው ከማወቃቸው ከተሞች ለአዲስ አበባ የተለየ ፍቅር አለኝ

እዚህ ስራ ላይ የቆየሁት ለአስር አመት አካባቢ ነው። በግልጽ በትክክል እንኳን አንድ አይነት መደብ ላይ ባይሆንም ግን። ትምህርት ቤቶች ላይ የከፍተኛ ትምህርት ተቋማት ላይ የስልጠና መስጫ ቦታዎች ላይ በተለያዩ እንትኖች ስልጠና ላይ ነው የቆየሁት ማሰልጠን ላይ ማለት ነው። እናም በማሰማር ስራ ላይ አይደለም። በድምሩ ወደ አስር አመት አካባቢ ቆይቻለሁ

ፎቶ ማንሳት አዎ ከምወዳቸው ነገሮች ውስጥ ነው በዋነኝነት የልጆች እድገት የኔንም ለውጥ ከጊዜ ወደ ጊዜ ያለውን ነገር መረዳት ስለምፈልግ ማየት ስለምፈልግ ሁሌም የተለየ በሆነ ሁኔታዎች ላይ። ፎቶ ማንሳት እፈልጋለህ የየቀኑ ውሏችን ምን እንደሚመስል ለውጡ ምን እንደሚመስል? ፎቶ አንስቼ ማስቀመጥ እወዳለሁ። ዞር ብዬም ሳየው የአመታትን ከሁለት አመት ወደኋላ ተመልሼ ሳይ ፎቶዎችን ማየትም እንደዛው ያስደስተኛል። እና በጣም ነው የምወደው

ምሽት ላይ የሚኖረውን የጨረቃ ብርሃን በጣም ነው የምወደው። የጨረቃ በምትወጣበት ሰዓት ምሽት ላይ በዋነኝነት ወደ አስራ ሁለት ሰዓት አንድ ሰዓት ላይ ሰማይን ስንመለከት ያለው ቅርጽ ያለው ሰላማዊ ሁኔታ ያለው እንቅስቃሴ በጣም ነው ደስ የሚለው። የጨረቃ ብርሃን በራሱ ተፈጥሮ የሚያሳየው። የተለያየ አይነት ቅርጽ በጣም ነው ደስ የሚለው እና ምሽት ላይ ያለው የጨረቃ አብራን እጅግ በጣም ነው የምወደው

የስራ ቦታዬ እጅግ በጣም ጥሩና ምቹ ቦታ ነው። የምሰራው የከፍተኛ ትምህርት ተቋም ውስጥ በመምህርነት ነው እና የምንሰራበት ተቋም ምቹ ነው። የምንገናኘው ሙሉ ቀን ውሏችን ከተማሪዎች ጋር ነው። በተወሰነ መልኩ ከአስተዳደር ሰራተኞች ጋር ግንኙነት አለን። ግን እንደ ስራ ቦታ ምቹ ሁኔታ ነው። እና ተቋሙም የከፍተኛ ትምህርት ተቋም ነው።

ከአለቃየ ጋር ያለኝ ግንኙነት መልካም የሚባል ነው። በስራችን ውስጥ አንዳንድ የሚያገናኙን ነገሮች ይኖራሉ። ከተማሪዎች ባህሪ ከተማሪዎች ውጤት ጋር እንዲሁ የሚቀርቡ ነገሮችን ያገናኙናል እንነጋገራለን እና መልካም የሚባል ግንኙነት ነው ያለን። አለቃዬ ሀሳቦችን አስተያየት መስጠት ላይም ጎበዝ ነው። የሚሰጥበትም መልኩ የሚሰጥበትም መንገድ ነገሮችን ማስተካከል እና ወደ ጥሎ ሁኔታ መምጣት የሚያስችል አይነት። አስተያየት ነው የሚሰጠው አዎ አንተ የት ነው የሚሰጠው እና ግንኙነታችን እጅግ በጣም መልካም የሚባል

ምንጣፍ ላይ እቀመጣለሁ በተለይ እሁድ እሁድ እረፍት በምንሆንበት ሰዓት ከስራ እረፍት በምንሆንበት ሰዓት ምንጣፍ ላይ ቁጭ ብለን ቡና እንጠጣለን። ቤት ውስጥ ከቤተሰብ ጋር እና ምንጣፍ ላይ ተቀምጦ መዝናናት ምንጣፍ ላይ ተቀምጦ ቡና መጠጣት ቁርስ መብላት በጣም ከሚያስደስቱኝ ነገሮች አንዱ ነውና። ምንጣፍ ላይ እንቀመጣለን በጣም ብዙ ጊዜ በዋነኝነት በእረፍት ቀናችን ምንጣፍ ላይ ነው የምንቀመጠው

መኪና መንዳት አይ አልችልም አልችልም እስካሁን ድረስ የመንጃ ፍቃድ የለኝም አላወጣሁም መኪና መንዳት አልችልም። ወደፊት ምናልባት ሁኔታዎች በሚፈቅዱበት ሰዓት መንጃ ፍቃድ ላይ ማውጣት እቅዱ ስላለኝ ያኔ በደንብ ሰልጥኜ መንዳት እችላለሁ ብዬ አስባለሁ። አሁን ላይ ግን መኪና መንዳት አልችልም ልምዱ የለኝም

ሰዎችን ለሌሎች አዳዲስ ሰዎች ሳስተዋውቅ መጀመሪያ መናገር የምፈልገው ስማቸውን ነው ከስማቸው በኋላ ማን እንደሆኑ በተወሰነ መልኩ በጣም በትንሹ ብዙ ስለሰው ማውራት አልወደም። በጣም በትንሹ ግን እከሌ ከሊት ናት እንደዚሁ አይነት ቦታ ነው የምትሰራ የሚሉ ነገሮችን ብቻ ገልጬ ማለፍ እፈልጋለሁ። እንደዚህ ነው ሰዎችን ማስተዋወቅ ስማቸውን እና የሚሰሩበትን ቦታ ወይም የሚሰሩትን ስራ

ላፕቶፕ አወ አለኝ የግል ስራዎችንም የተቋሙን የምሰራበትን መስሪያ ቤት ስራዎችን የምሰራው በግል ላፕቶፔ ነው። እና ላፕቶፕ አለኝ የኤችፒ ላፕቶፕ ነው ኮራይ ስሪ እሱን ነው። የምጠቀመው ሁሌም እና ላፕቶፕ አለኝ የግል ላፕቶፕ ጥናትና ምርምሮቼን የምሰራ ለተማሪዎቼ ለማስተማሪያም የሚሆኑ ነገሮችንም ማዘጋጀው ትምህርታዊ ነገሮችን በአጠቃላይ ማዘጋጀው በግል ላፕቶፔ ነው አለኝ

የማዕድን ምርቶች ውስጥ የምጠቀመው በግዢ እንግዲህ የወርቅ ምርቶች ለአንገት ለእጅ ለጆሮ እነዚህ በተወሰነ መልኩ አሉኝ እንጂ ያን ያህል የማዕድን ተጠቃሚ ነኝ ብዬ አላምንም ምክንያቱም ያን ያህል አሁን ላይ ያላቸውም ዋጋ በጣም ከባድ ስለሆነ ብዙም አንገዛምና ብዙ ተጠቃሚ አይደለሁም። ግን የተወሰኑ ጌጣጌጦች አሉኝ

ማመላለሻ እጠቀማለሁ በጣም ተጠቃሚ ነው ምክንያቱም የግል መኪና የለኝም ስለዚህ ስለሌለ የምችለው የህዝብ ማመላለሻዎችን ነው። ከቤት ወጥቼ ወደ ተለያየ ቦታ ወደ ስራም ወይም ቤተሰብ ጥዬቃ እቃ ዘመድ ጥዬቃ ስወጣ ከቤት ሁሌ የምትጠየቀመው የህዝብ ማመላለሻዎችን ነው አውቶቢስ ሊሆን ይችላል ታክሲዎችን ሊሆን ይችላል ግን ያገኘሁትን የህዝብ ማመላለሻ እጠቀማለሁ።

ከቤቴ ከቤቴ ስራ ቦታዬ ያለው ርቀት ትንሽ ራቅ ያለ ነው በትንሹ ከሰላሳ ኪሎ ሜትር በላይ ይሆናል ያንን ርቀት በርግጥ የተቋሙ የራሱ የሆነ መጓጓዣ ስላለው እነሱ አገልግሎቱን ያቀርቡልናል ከቤታችን ወደ ስራ ቦታችን ያመጡናል ከስራ ቦታችንም ወደ ቤታችን ይመልሱናል። እንጂ ትንሽ ርቀቱ በግምት ከሰላሳ ከአርባ ኪሎ ሜትር በላይ ይሆናል።

ዶሮ አይ የለኝም ዶሮ የለኝም ዶሮ ማረባቸው ዶሮዎች የሉኝም። ዶሮ በሚያስፈልገን ሰዓት ከገበያ ነው የምንገዛው እንጂ ያው ዶሮ እርባታ ቦታ ይፈልጋል ቦታ ላይ ለማርባት የሚያስፈልገው ቦታ አለ ከዛ ለመንከባከብም ጊዜ ይፈልጋል እንደዛ እንደዛ ስለሆኑ ድሮ ርባታ የለኝም ግን ለራሳችን በሚያስፈልገን ሰዓት ከገበያ ነው የምንገዛው።

ማብሰል በሚገባ እችላለሁ ጠዋት ተነስቼ የመጀመሪያ ስራዬ ከጸሎት በኋላ ምግብ ማብሰል ነው። ለኔም ለልጆቼም ምግብ አበስላለሁ ማታም ከስራ ስመለስ የምሰራው ስራ ምግብ ማብሰል ለራት የሚሆን። ለራት ሙሉ ለቤተሰብ የሚሆኑ ነገሮችን ማዘጋጀትነው። እና ምግብ ማብሰል የሀበሻ ምግቦችን ኢትዮጵያዊ የሆኑ ምግቦችን ማብሰል በደንብ እችላለሁ

ቅሬታዎችን መስማትም ይሁን ማስተናገድ ብዙ የሚከብደኝ ሰው አይደለም ሰዎች ሀሳብ ሲሰጡኝ አዎንታዊም ይሁን አሉብታዊ ሀሳብ ሲሰጡኝ አዳምጣለሁ ትክክል ያልሆነ ነገር በሚነግሩኝ ሰዓት እሺ ብዬ ነገሮችን አይቼ አዳምጬ ለማተካከል እሞክራለሁ ምክንያቱም ቅሬታዎች ካልቀረቡብን ትክክል ያልሆነው ያጠፋነው ጥፋት ካልተነገረን ራሳችንን ማሻሻል አንችልም እና ቅሬታዎችን ማስተናግዳቸው አዳምጬ በደንብ ገምግሜ ወደ ራሴ አምጥቼ ለራሴ ለውጥ እንዲሆነኝ እሱ ላይ እሰራበታለሁ እና በጥሩ ሁኔታ ለማስተናገድ።

ራስል በሚገባ ነው የማደርገው። ብዙ ጊዜ ለብቻዬ ቁጭ ብዬ ውሎዬን መገምገም፤ ራሴን ማዳመጥ ትክክል ያልሆንኩባቸው ሁኔታዎች አይቼ ገምግሜ ማሻሻል እወዳለሁ። እና ማሰላሰልን እንደ ጭንቀት እንደ መጨነቂያ ሰዓት አላየውም። ከዛ ይልቅ ራሴን እንደ ማሻሻያ ሰዓት ስለማየው ማሰላሰልን በጣም ነው የምወደው። ብዙ ጊዜ የማደርገው

እንስሳ አለኝ ባይበዙም አለኝ። ድመት አለኝ። እና ውሻ አለኝ ሁለት ድመት እና አንድ ውሻ አለኝ። ከዛ ውጪ ግን ያን ያህል የምኖርበት ቤትም ምቹ ስላልሆነ ለመንከባከብም ለእነሱ ማደሪያም ለማዘጋጀት ምቹ ስላልሆነ ብዙ የለኝም። ግን ሁለት ድመቶችና አንድ ውሻ ቤታችን ውስጥ አለ

የደንበኛ እርካታ በደንብ ነው የማስታውቀው። ለምንድነው እኛ የምንሰራበት የትምህርት ተቋም ነው ደንበኞቻችን ተማሪዎቻችን ናቸው። የእነርሱ እርካታ ማለት የነሱ ውጤት ነው ውጤታማነታቸው ነው የቤተሰብ እርካታ ቤተሰቦቻቸው ደንበኞቻችን ናቸው የቤተሰብ እርካታ የልጆቻቸው ውጤት ነው። እና የእነሱን እርካታ በደንብ ነው የማሳውቅ ችግርም ሲኖር ከእነሱ ጋር በሚገባ ተነጋግረን። ያንን አስተካክለን እርካታቸውን ከፍ ለማድረግ እንሞክራለን

ካሜራ አዎ እጠቀማለሁ ፎቶ ለማንሳት በብዛት ራሴንም ይሁን ሌሎችን ልጆችንም ሌሎችን ማንኛውንም ነገር ፎቶ ለማንሳት እና ለማስቀመጥ የምትጠቀምበት የስልኬን ካሜራ ነው። ከስልክ ካሜራ ውጭ ሌላ መደበኛ ካሜራ እጄ ላይ የለም። እና ለካሜራነት ብጠቀመው የራሴን የያዝኩት ስልክ ስማርት ስልክ ነው ስለዚህ የእሱን ስልክ ካሜራ ነው የምጠቀመው

ምመገብበት ሰዓት ትንሽ መሸት ካለ በኋላ ነው። በብዛት ከሁለት ሰዓት በኋላ ምሽት ሁለት ሰዓት በኋላ ከሁለት ሰዓት እስከ ሶስት ተኩል። ባለው ሰዓት ምክንያቱም ከስራ ምገባው አስራ ሁለት ሰዓት ነው ከዛ በኋላ ተሰራርተን ከሁለት ሰዓት እስከ ሶስት ተኩል ባለው ሰዓት ውስጥ እራት እመገባለሁ። ከዛ የምንሰራቸውን ስራዎች ሰርተን ወደ አልጋን ወደ እረፍት እንሄዳለን ማለት ነው

ገመድ መጠቀም ነው በሚገባ አውቃለሁ። በዋነኝነት እኔ ገመድም ብዙ ጊዜ የምጠቀምበት ለመዝለል ነው። ክብደት ለመቀነስ ለመዝለል በደንብ እንትን ስለሚያግዝ ክብደት ለመቀነስ። ገመድም በዋነኝነት ለክብደት ለመቀነስ እጠቀምበታለሁ ከዛ በተጨማሪ አንዳንድ ነገሮችን ለመጎተት። ከባባድ ነገሮችን ከቦታ ቦታ ለማንቀሳቀስ በገመድ አስረን እንጎትታቸዋለንና። ገመድ መጠቀምን በደንብ አውቃለሁ

የስልኬ ባትሪ ለሁለት ቀን ያገለግለኛል። የምጠቀመው ስልክ ስማርት ስልክ ነው። ቴክኖ ነው እና በትንሹ ብዙ ቪዲዮዎችን የዩቲዩብ ቪዲዮዎችን ካልከፈትኩ ለስልክ አገልግሎት ለቴሌግራም እና ለሌሎች ሌሎች መተግበሪያዎች ሆኖ በትንሹ ሁለት ቀን ያ ማለት ለአርባ ስምንት ሰዓታት ያህል ያገለግለኛል

ከሙዚቃ አይነቶች ውስጥ የምወደው ለስለስ ያሉ የትዝታ ሙዚቃዎችን አዳምጣለሁ እወዳለሁ። ለስለስ ያሉ የቆዩ ቆያት ያሉ ከአስር አመት ከአሥራ አምስት አመት በፊት የተሰሩ ለስለስ ያሉ ሙዚቃዎችን እወዳለሁ። ከዛ ውጪ ደግሞ በመሳሪያ ብቻ የተቀነባበሩ በመሳሪያ ብቻ የተቀነባበሩ ሙዚቃዎችንም እጅግ በጣም ነው የምወዳቸው ከሚያዝናኑ ሙዚቃዎች መካከል እሱ ነው

ቅጽል ስም የለኝም። ቅጽል ስም ያው በብዛት ትምህርት ቤት ወይ የስራ ቦታ ላይ። ሰዎች እሚያወጡልን ከተግባራችን ጋር ተያይዞ የሚያወጡልን ስም ነው። እስካሁን የቅጽል ስም የለኝም። ምናልባት የማላውቀው እኔ የማላውቀው ሰዎች የሚያውቁት ስም ካሉኝ አላውቅም። ግን እኔ የማውቀው የተነገረኝ የደረስኩበት ቅጽል ስም እስካሁን የለኝም

ከደንበኞቼ ጋር እገናኛለሁ። ለእኛ ደንበኞቻችን እኔ አስተማሪ ናኝ ደንበኞቻችን ተማሪዎቻችን እና ወላጆቻችን ናቸው። እና ተማሪዎቻችን እና ወላጆቻችን ጋር በእነሱ ትምህርታዊ እንቅስቃሴ ዙሪያ በውጤታቸው ዙሪያ። በየቀኑ በሚያሳያቸው በሚያሳያቸው ባህሪዎች እነሱ እነሱ ላይ ለመነጋገር በጠም ብዙ ጊዜ እንገናኛለን። ተማሪዎቻችን ጋር በየቀኑ እንገናኛለን። ወላጆቻቸው ጋር በወር አንዴ ሁለቴ እንገናኛለን

የምመርጠው እውነት ለመናገር ብዙ ጊዜ ቤት ውስጥ መሆንን ነው የምመርጠው። ከስራ ሰዓት ውጭ ባለው ሁኔታ ላይ ቤት ውስጥ መሆን ነው የምመርጠው። ውጭ መሆን ብዙ አልወድም። ስራ ስሆን ስራ ቦታ እሄዳለሁ ከስራ መልስ ግን የሃይማኖት ቦታ ቤተክርስቲያን ወይም ደግሞ ቤቴ ውስጥ ነው ምሆነው ቤት ውስጥ መሆን በጣም ያዝናናኛል ስራዎችን መስራት

የይለፍ ቃሌን በሚገባ እጠብቃለሁ የማንኛውም ነገር የይለፍ ቃሌን የስልኬም ይሁን የባንክ የምትጠቀምበትንም ይሁን የሌሎችን መተግበሪያዋችን ይለፍቃል ለማንም ሰውም አላጋራም። እኔም በተቻለኝ መጠን ተጠንቅቄ እይዛቸዋለሁ። በተቻለኝ መጠንም በወር ቢያንስ አንዴ የይለፍ ቃሎቼን ቀይ እየቀየርኩ ደህንነታቸውን ለመጠበቅ እሞክራለሁ። ሁሌም እጠብቃቸዋለሁ

ውሃ ማምጣትን አውቃለሁ። ውሃ ማምጣት ውሃ ከምን እናገኝበት ቦታ። አንዳንዴ ግቢያችን ውስጥ በማይኖርበት ሰዓትም ትንሽ ራቅ ያሉ ቦታዎች ላይ ሄደን እናመጣለን። ግቢ ውስጥ በሚኖርበት ሰዓት ደግሞ ግቢ ውስጥ ተቀድተው ወደ ቤታችን እናመጣለን። እና ውሃ ማምጣትን በደንብ አውቀዋለሁ ያው ለቤታችን አገልግሎት ሁሌም ወጣ ብለን ውሃ ይዘን ስለምንመጣ

ማር አዎ በጣም ነው የምወደው በጣም ከምወዳቸው ምግቦች ውስጥ ጣፋጭ ምግቦች ውስጥ አንዱ ማር ነው። ማር ያው እንደሚታወቀው ከንብ ነው የምናገኘው። አበባን ቀስማ ነው የምትሰራው እና ያማር እኛ በባህላችን በልምዳችን ዳቦ ላይ እየተቀባ ነው የምንበላው። ዳቦ ላይ እየተቀባ ለቁርስነት እንጠቀምበታለን

በስራ ቦታ አለኝ በሚገባ ጥሩ ጥሩ የሚባሉ ጓደኞች አሉኝ የወንድም የሴትም ጓደኞች አሉኝ። ስራችን በብዙ መልኩ ስለሚያገናኘን ስለ ስራችን እናወራለን። ከዛ ውጪ ደግሞ ጥሩ የሆነ የግል ግንኙነቶች አሉን የራሳችን ነገሮችን እናወራለን። እንረዳዳለን ችግርም ሲኖር እንደዛው አንዳችን ለአንዳችን ማድረግ የምንችለውን እናደርጋለን

የሞባይል ዳታ እጠቀማለሁ ዋይፋይ በማይሰራበት ሰዓት። የሞባይል ዳታ ነው የምትጠቀመው አንዳንዴም ዋይፋይ ያስቸግራል? ወይ መብራት በሚጠፋበት ሰዓት ባትሪ ይጨርሳል ዋይፋዩ እና እንደዛ እንደዛ ሲሆን ፍጥነቱም ደግሞ አንዳንዴ ጥሩ አይሆንም። ዋይፋዩ እንደዛ እንደዛ ሲሆን የሞባይል ዳታው የተሻለ ስለሚያጠቅም የሞባይል ዳታ እጠቀማለሁ። አዎ ተጠቃሚ ነኝ

ሁሌም የማስታውሰው ልዩ በዓል የትንሳኤ በዓል ነው። የትንሳኤ በዓል ነው የጌታችንን ስቅለት የሚያስታውሰን ስለሆነ ስቅለት አለ ከስቅለት በኋላ በሶስተኛው ቀን ትንሳኤ ስለሚከበር ያን ቀን በደንብ ነው የማስታውሰው ፈጣሪ ለእኛ ብሎ የተሰቃየውን ስቃይ በደንብ እንዳስታውሰው ያደርገኛል እና ለኔ ልዩ በኋላ

በእውነት ለመናገር በብዙ ሰው መሃል በብዙ ህዝብ መሃል መሆን ብዙ አያስደስተኝም ከስራ በኋላ ያለኝን ሰዓትም ቤት ውስጥ ነው ማሳለፍ የምወደው። ከዛ ውጪ ደግሞ ወደ ቤተክርስቲያን ወደ ሃይማኖት ተቋማት ወደዛ ነው መሄድ የምፈልገው እንጂ ብዙም በብዙ ህዝብ መሃል መሆንን ያን ያህል ምቾት አይሰጠኝም ብዙ አይመቸኝም።

ዜናዎችን የማገኘው ሁሌም ከማህበራዊ ሚዲያዎች ነው። የቴሌግራም ውስጥ ያሉ አሉ ዜናዎችን የሚያቀርቡ ከዛ ውጭ። ሌሎቹ መተግበሪያዎች ላይ ለምሳሌ እነ ቲክቶክ እንዲሁም መደበኛ የዜና ቻናል ቴሌቪዥኖች ላይ እነሱ እነሱን በመጠቀም ዜናዎችን በነዚህ በነዚህ በማህበራዊ ሚዲያና በዋና ሚዲያዎች ላይ እናገኛለን አገኛለሁ

ሽማግሌዎችን በእድሜ የገፉ እናቶችን አባቶችን እጅግ በጣም አከብራለሁ። በብዙ ቦታዎች ላይ እንገናኛለን የሃይማኖት ተቋማት ውስጥ እንገናኛለን። እንዲሁም የትራንስፖርት መጓጓዣዎችን ስንጠቀም እንገናኛለን እና በምንገናኝባቸው ቦታዎች በሙሉ ለእነሱ ቅድሚያ በመስጠት መንገድ ላይም እንዲሁ ሲያልፉ ለእነሱ ቅድሚያ በመስጠት ሁልጊዜም ሽማግሌዎችን አከብራለሁ

የድርጅት ዝግጅቶችን እሳተፋለሁ አስፈላጊ ሲሆን የሚመለከትን ፕሮግራሞች ላይ እሳተፋለሁ። በዋነኝነት ከመስሪያ ቤቴ ከተቋሜ ጋር ተያይዞ ያሉ ብዙ ዝግጅቶችን አዲስ አመት በሚኖርበት ሰዓት እንዲሁም በአመቱ መዝጊያ መጨረሻ ላይ ፕሮግራሞች ይዘጋጃሉ። እነሱ እነሱን ፕሮግራሞች ሁሌም በሚገባ እሳተፋለሁ

በጥቅማ ጥቅም ደረጃ ምንም አይነት ጥቅማ ጥቅም የለኝም መደበኛ ደሞዝ ነው። የምሰራበት መስሪያ ቤት ያው የወር ደሞዝ ይከፍለኛል ምናልባት ጥቅማ ጥቅም ከተባለ ሊባል የሚችለው። የትራንስፖርት የመጓጓዣ አቅርቦት አለን። ጠዋት ወደ ስራ የምንገባበትና ማታ ከስራ ጨርሰን ወደ ቤት የምንሄድበት። እሱ አለን ከእሱ የተለየ ሌላ ነገር የለም

ሽቶ አዎ በሚገባ እጠቀማለሁ ያው ከቤት ወጥተን ወደ ስራ ቦታ ሰዎች ጋር ስንቀላቀል ወደ ቤተክርስቲያን ስንሄድ ጥሩ የሆነ ማዕዛ እንዲኖረን ሽቶ ያግዘናል። እና ሽቶን በቋሚነት ሁሌም ከቤቴ ወጥቼ ወደ ስራ ሰው ቦታ ስሄድ ሽቶን በቋሚነት ነው የምጠቀመው መጠቀምም በጣም የምወደው ነገር ነው። ሽቶ

ለስራ አዎ እጓዛለሁ በብዛት ለጥናታዊ ጽሁፎቼ ስራ መረጃ ለማሰባሰብ እንዲሁም የተለያዩ አይነት ስልጠናዎችን ለመውሰድ። ቅርብ ቅርብ የሆኑ ቦታዎች እሄዳለሁ ለምሳሌ እዚህ ቅርብ ሀገር ኬንያ እሄዳለሁ በተደጋጋሚ ኢትዮጵያ ውስጥ ደግሞ ወደ ባህር ዳር ሀዋሳ አንዳንድ ከተማዎች እሄዳለሁ ለስራ ማለት ነው